የምትወደው ጣፋጭ ምግብ ነው። እኔ የምወደው ጣፋጭ ምግብ ከትፎ ነው ከትፎ በጣም ደስ ይለኛል ከትፎ ከጥሬ ስጋ ጋር። ተፈጭቶ ቅቤ ተደርጎበት ሰው የሚዘጋጀው እንደዛውም ቆጮ የሚባል ማባያ አለው። ክትፎ ውድ ምግብ ደስ የሚል ጣፋጭ ምግብ ነው። ስለዚህ እኔ ክትፎን በጣም እወዳለሁ

በቡድን መስራት ትወዳለህ? አዎ በቡድን መስራት ያስደስተኛል። በቡድን ሚሰራበት ስራዎች ላይ ተጋግዞ መስራት የተሻለ እድል ለማምጣት የተሻለ እድገት ለማምጣት እንደዛውም ምርታማነትን ለመጨመር ያግዛል። ለብቻም የማይሰሩ ስራዎችም አሉ እነሱን በቡድን በመስራት ተባብሮ የተሻለ ስራ። እና ውጤት ለማምጣት በቡድን መስራት ጥሩ ነው

ምግብህን ለሌሎች ማካፈል ትወዳለህ? አዎ አብሮ መብላት ያስደስተኛል። ለተራበ ስ ሰው ምግብ መስጠት ጥሩ ነው የተራበ ማብላት ጥሩ ነው። በምግብ የተቸገሩ ሰዎች አሉ እነሱ ማብላት ጥሩ ነው። እንደዛውም ደግሞ ጓደኛ ሲመጣ አብረህ ትበላለህ እንግዳ ሲመጣ አብሮ መብላት ጥሩ ነገር ነው። አብሮ መብላት እጅግ የሚያስደስት ነገር ነው

በልጅነት የምትወደው ጨዋታ ምን ነበር? በልጅነቴን እኔ የምወደው ጨዋታ መደባበቅ ድብብቆሽ የሚባል ጨዋታ ነበረ። ከጓደኞች ጋር የተደባበኩ ኩኩሉ የሚል ድምጽ እያሰማን ዳሞ ከዛ መውጣት እነዛም ደግሞ ከልጅነቴ ጀምሮ እግር ኳስ እወዳለሁ። እስከአሁን ማለት ነው። የልጅነት ትዝታዎች እጅግ ያስደስታሉ

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለሁ ታርካዊ ቦታዎችን ስንሄድ ፎቶ አነሳለሁ እንደዛም ከምወደው ጓደኞቼ ጋር ሳይሆን ለማስታወሻ ፎቶ አነሳለሁ። በተጨማሪ በዓላት ላይ ፎቶ አነሳለሁ የተለያዩ ሰለበሬሽኖችን ማስታወሻ ፎቶ በማንሳት አደርጋለሁ። ፎቶ ማንሳት ጥሩ ማስታወሻ እንዲኖረን ያደርገናል

ይቅርታ መጠየቅ ቀላል ነው። አዎ ይቅርታ ባጠፋንበት ቦታ መጠየቅ በጣም ቀላል ነው። ግን አንዳንዴ ያላጠፋነው ቦታ ላይ ይቅርታ መጠየቅ ይከብዳል እውነት ነው። በህይወት ውስጥ አብሮ ለመኖር ሲባል ይቅርታ መጠየቅ አስፈላጊ ነው። ይቅርታ ማድረግም እንደዛው አስፈላጊ ነው።

ጾም ትጾማለህ? አይ አኒ ጾም አልጾምም ብዙ ጊዜ የማልጾምበት ምክንያት። የኢትዮጵያ ህይወት ራሱ ከጾም ብዙም የሚተናነስ ነገር አይደለም። ስለዛ እኔ ጾም አልጾምም። የሚጾሙትን ግን አበረታታለሁ ለምሳሌ የረመዳን ጾም አለ እንደዛም የክርስቲያን አማኞች የፋሲካ ጾምም አለ

የስራ አሰራሮችን ትከተላለህ? በርግጥ የስራ አሰራሮችን መከተል ግዴታ ነው። የስራ አሰራሮችን ካልተከተል ስራን በትክክል መፈጸም ይከብዳል። ስለዚህ የስራ ሂደት ማወቅ አሠራሩን ማወቅ ግዴታ። ስራውን በተሳካ ሁኔታ ለመፈጸም ይረዳናል። ስለ ስ ስለዚህ የስራ አካሄድ መከተል ጥሩ ነገር ነው

ነገሮችን በስራ ታስቀምጣለህ? አዎ ነገሮችን በስራት አስቀምጣለው አሬንጅ ወይም አደራድሬ በተደራጁ ሁኔታ አስቀምጣቸዋለሁ ለምን ሌላ ጊዜ በምፈልጋቸው ጊዜ ላይ በቀላሉ ለማግኘት በስርዓት ማስቀመጡ የተሻለ አማራጭ ሆኖ ስላገኘሁት።

ሌሎችን ማበረታታት ትችላለህ? አዎ ሌሎችን ማበረታታት እጅግ ያስደስተኛል በሞራል የወደቁ ሰዎችን ማንሳት የሰባዊነት ግዴታችን ነው። ስለዚህ እኔ ብዙ ጊዜ በሞራል የወደቀ ሰው መርዳት ደስ ይለኛል። እንደዚሁም ጤናማ የሆነ ሳይኮሎጂ ውስጥ እንድገባ መበረታታት ደስ የሚለኝ ነገር ነው

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳይታ ነው የምጠቀመው አሁን ነው ራሱ የሞባይል ዳይታ ገዝቼ እየተጠቀምኩ ነው ያለው። ይሄን ሳይለንሰር ድምጽ ምሰጥበት በሞባይል ዳታ ነው በዋይፋይ አይደለም። ሞባይል ዳታ ውድ ነው እኛ ጋር የኢትዮ ቴሌኮም ዳታ ውድ ነው ቢቀንሱልን ደስ ይለናል

ወደ ስራ ምን ልብስ ትለብሳለህ? እኔ ወደ ስራ ስሄድ የስራ ልብስ የምባል የለም ሁሉም ሰራተኛ የፈለገውን ልብስ ለብሶ መሄድ ይችላል የአካባቢውን ሁኔታ የጠበቀ ባህሉን የጠበቀ ልብስ ለብሶ መሄድ ይችላል። እኔ ብዙ ጊዜ ጂንስ ሱሪ ነው የምለብሰው ከላይ ደግሞ ሸሚዞች እለብሳለሁ

በየትኛው መተግበሪያ መልእክት ትልካለህ? እኔ መልእክቴን አንደኛ በኤስኤምኤስ አንድ እልካለሁ እንደዛውም በሚሴንጀር በቫይበር በቴሌግራም እንደዛውም በትዊተር እና የመሳሰሉ ሶሻል ሚዲያዎችን በመጠቀም በዋስአፕም ጭምር ማለት ነው። መልእክት ማስተላለፍ አዘውተራለሁ

ዜና በመስመር ላይ ታነባለህ? አዎ ዜና አነባለሁ። ዜና የጊዜያዊ ሁኔታዎችን ለማሳወቅ ስለሚረዳን ዜና ማንበብ ደስ ይለኛል። ዜና እኔ ብዙ ጊዜ ከጋዜጣም ሳገኝ አነባለሁ እንደዛዉም ደግሞ በተለያዩ የዜና ዌብሳይቶች የሚለቀቁ ዜናዎችን አነባለሁ

በተፈጥሮ ውስጥ መራመድ ትወዳለህ? አዎ በተፈጥሮ ውስጥ መሄድ እጅግ ሚያስደስተኝ ነገር ነው አእምሮዬን እንድታደስ ያደርጋል። የተፈጥሮው ሀይቅ ማየት ወደ ጫካ መሄድ የአዋፋትን ድምጽ መስማት እና የተለያዩ ነገሮች አእምሮአችን የሚያድሱ ትልቅ እጅግ ጠቃሚ የሆኑ ነገሮች ናቸው

ከስራ ሰዓት በኋላ ትሰራለህ? እኔ ብዙ ጊዜ ከስራ ሰዓት በኋላ መዝናናትህን እመርጣለሁ አእምሮዬን ማደስ ፍእ ስለሚያስፈልገኝ ወደ መዝናናት አተኩራለሁ። ከጓደኞቼ ጋ በመገናኘት አንዳንድ የሚያዝናኑ ቦታዎች በመሄድ በመዝናናት ነው የማሳልፈው። ስለዚህ ከስራ ሰዓት በኋላ ብዙም ስራ አልሠራም

የምትወደው ስፖርት ምንድነው? እኔ የምወደው ስፖርት እግር ኳስ ነው እግር ኳስ ከልጅነቴ ጀምሬ እየተጫወትኩ ነው ያደግኩት እግር ኳስ ማየትም ያስደስተኛል። ከእግር ኳስ ተጫዋቾች ከ ክለብ የእንግሊዝ ክለብን ማየት ደስ ይለኛል። የማንችስተር ዩናይትድ ደጋፊም ነኝ እግር ኳስ ደስ ይለኛል

ሩዝ ትወዳለህ? አዎ ሩዝ እወዳለሁ ሩዝ ከስጋ ጋር የተሰራ ደስ ይለኛል። ከስጋ ጋር ተሰርቶ ወጡ ተ ይሠራ እና ቀቤ ተደርጎበት ሩዝ። በተለያየ በእንጀራ በዳቦ ሊበላ ይችላል። በእኛ ሀገርም የተለመደ ምግብ ነው። እና ሩዝ በዚህ መልክ ነው መብላት የሚያስደስተኝ

ሃይማኖታዊ ግብር ታከብራለህ ሃይማኖታዊ የሆኑ በዓላቶች አሉ። እንደ መስቀል እንደ ኢሬቻ ፋሲካ ረመዳን የሚባሉ በዓላቶች አሉ። በእውነት እነዚህ በዓላት ላይ መገኘት እጅግ ያስደስታል። የሆነ ሃይማታዊ መሆኑ ተቀባይ ወይም ተከታይ ባትሆን በእነዚህ በዓላት ላይ በመገኘት መዝናናት እጅግ የተለመደን ነገር ነው

ቅርጫት አለ አዎ ቅርጫት አለኝ ቅርጫቴን የተለያዩ ነገሮችን ለማስቀመጥ እጠቀምበታለሁ። ስለዚህ ቅርጫት አለኝ። እንደዚህ የቮሊቦል ቅርጫት ነው ግን የለኝም። እኔ ያለኝ ቅርጫት እቃ ማስቀመጫ የሆነ ቅርጫት ብቻ ነው ያለኝም። ወደፊት ቦሊቦል ቅርጫት ቢኖረኝ ደስ ይለኛል

በየትኛው ቀን ወደ ገበያ ትሄዳለህ? እኔ ወደ ገበያ የምሄድበት ቀን ሀሙስ ነው። ሀሙስ ገበያ የምሄድበት ምክንያት የደራ አተክልት የሚገኝበት ገበያ ስለሆነ። በዚህ ቀን ሄጄ ለሳምንት የሚያስፈልገኝ አትክልት ገዝቼ ወደ ቤቴ እመለሳለሁ። ከዛ በኋላ አትክልቶችን እየሰራሁ እበላለሁ። የገበያ ሁኔታ መውደድ ተመጣጣኝ ቢሆን ደስ ይለኛል

ከደንበኞች ጋር ትሰራለህ? አዎ በትክክል ከደንበኞች ጋር መስራት ውጤታማነትን ለማሳደግ ስለሚረዳ ከደንበኞች ጋር እሰራለሁ። እንደዛውም ከደንበኞች አስተያየት በመቀበል ያለ ጉድለት ለማሻሻል ስለሚጠቅመኝ ከደንበኞቼ ጋር ብዙ ጊዜ እሰራለሁ። ደንበኞቼ ነው እጅግ አድርጌ አከብራለሁ ደንበኛ ማለት ንጉስ ማለት ነው። እና

ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ። ውሳኔ የምሰጥበት ቦታ። እኔ ውሳኔ መስጠት ያለብኝ ቦታ ላይ ሆኖ ከተገኘ ትክክለኛ ውሳኔ በወቅቱ በቦታው ትክክለኛ የሆነ ውሳኔ መወሰን ደስ ይለኛል። እንደዛውም መስጠት እችላለሁ። ብዙ ጊዜ ራሺያል ወይም ፖዘቲቭ የሆነ ውሳኔ መስጠት ደስ ይለኛል

ስራዎችን በቀደም ተከተል ታስቀምጣለህ? አዎ ስራዎችን ቀደም ተከተል የማደርግበት ምክንያት የትኛው ቀድሞ መሰራት አለበት ከዛ በኋላስ ምን መሰራት አለበት? ቆይቶ ከተሰራ ችግር የሌለው ስራ የትኛው ነው? ጊዜ የማያልፍበት ስራ የትኛው ነው? ስለዚህ ስራዎችን ስቴፕ ባይ ስቴፕ መስራት ደስ ይለኛል

በእግር ምን? ያህል ርቀት መሄድ ትችላለህ እኔ የእግር ጉዞ ደስ ይለኛል ከአስር ኪሎ ሜትር እስከ አስራ አምስት ኪሎ ሜትር። ደመና ጊዜ መሄድ እችላለሁ። በፀሀይማ ጊዜ ግን አንድ ኪሎ ሜትር በላይ መሄድ ደስ አይለኝም። በእግር መሄድ ለጤናማነት በጣም ወሳኝነገር ነው

የምታስታውሰው ልዩ በዓል አለህ? አዎ። ሪቻ በትክክል የማስታወሰው ልዩ በዓል ነው። እሬቻ ላይ ከተለያዩ ቦታ ከመጡ ሰዎች ጋር ትገናኛለህ? የልብስ በዓላትን በመልበስ የበዓላት ልብስ በመልበስ ከጓደኞች ጋር ብዙ ደስ የሚል ጊዜ ማሳለፍ የተለመደ ነገር ነው

ምን አይነት መሳሪያዎች ትጠቀማል? እኔ የምጠቀማቸው መሳሪያዎች የሙዚቃ መሳሪያ እጠቀማለሁ እንደ ኪቦርድ ያሉ ነገሮች እጠቀማለሁ እንደዛውም ደግሞ ስማርት ፎን ቀፎዎች የስልክ ቀፎዎችን እጠቀማለሁ ከዛ ውጪ ደግሞ የእርሻ መሳሪያዎች የሆኑ መካፋ አዶማ ምናምን የሚባሉ ነገሮችን እንጠቀማለን።

እሳት ማንደድ ትችላለህ? አዎ በትክክል እሳት ማንደድ እችላለሁ እኔ እሳት ማነ ድበት አጋጣሚ እንጨት አዘጋጃለሁ ከዛ በኋላ ክብሪት በመጠቀም እለኩሳለሁ። ከዛ ክብሪቱ እንጨቶችን ይይዝና እሳት ማንደድ ይጀመራል። እሳት በማንደድ ምግብ መስራት እንችላለን። እሳት ማንደድ ለዚህ ለዚህ ይጠቅማል

በምንጣፍ ላይ ትቀመጣለህ አልፎ አልፎ በምንጣፍ ላይ እቀመጣለው። መሬት መቀመጥ በሚያስፈልግ በሚያስፈልገኝ ጊዜ ላይ በምንጣፍ ላይ እቀመጣለሁ። ብዙ ቦታ በምንጣፍ ላይ ቁጭ ብለው የሚቅሙ ሰዎች ይበዛሉ። እንደዛውም በምንጣፍ ላይ ለመዝናናት ያህል የሚቀመጡ ፈታ ለማለት አሉ

በመስኮት ጎን መቀመጥ ትወዳለህ? አዎ በመኪና ጉዞ ላይ ያለው በመስኮት ጎን መቀመጥ ያስደስተኛል። ምክንያቱም አዲስ አየር ጤናማ ንፋስ ለማግኘት በመስኮት በኩል መቀመጥ ያስደሰለት እንደዛውም ሳፎኬሽን ወይም ደግሞ የሰዎች ትንፋሽ አልበዛበት። አጋጣሚ ነው። በመስኮት መቀመጥ ጥሩ ነው ለኔ

የትንኝ መረብ ትጠቀማለህ? የትኝ መረብ ልክ እንደ ወባ መረብ አጎበር የሚባለው አለ እነሱን የወባ ችግር ባለበት ጊዜ ላይ በአልጋ ላይ በምናምን መጠቀም እችላለሁ። ግን ብዙ ጊዜ የወባ ችግር እኔ ያለሁበት አካባቢ ላይ የለምና አጎበር ብዙም አልጠቀምም

በዶቄ መፍጨት ታውቃለህ አላውቅም። እኔ መፍጨትን በወፍጮ ቤት ወይም የኢሂል ፋብሪካ በመባል የምታወቀው መፍጫ በመጠቀም ነው የምንፈጨው። በዱቄ የምፈጩ ሰዎች ግን አሉ በዱቄ መፍጨት ባህላዊ ነው ትንሽ ከበድ ይላል። ለነዚህ ሰዎች እርዳታ መደረግ አለበት ብዬ አስባለሁ

በስራ ቦታ ጓደኛ አህ አዎ የስራ ደረባ የሆኑ ጓደኞች አሉ ከእነሱ ጋር እጅግ ጥሩ ግንኙነት አለኝ። ጓደኛ ጥሩ ነው የችግር ቀን ደራሽ ነው። በየትኛውም በክፉ ቀን በደስታ ቀን ከጓደኛ ጋር። ነው ማሳለፍ የሚቻለው እና ጓደኛ በጣም ምርጥ ስጦታ ነው። ጓደኛዬ መያዝ እጅግ ደስ ይለኛል ጓደኞቼ እጅግ አድርጌ እንከባከባቸዋለሁ እወዳቸዋለሁ

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ የሳይኮሎጂ መጽሐፍ ነው። ከሳይኮሎጂ መጽሐፍን ደግሞ ሃው ቱ ጌት ሪችስ የሚባል የናፖሊዮን ሂል መጽሐፍ እጅግ ደስ ይለኛል። እንደዛውም ደግሞ የሮበርት ካዮሶኪ ዩር ዳድ ፑር ዳድ ኤንድ ሪች ዳድ የሚለው መጽሐፍ አነባለው ያስደስቱኛል

ጭንቀት ሲሰማ ምን ታደርጋለህ? ጭንቀት ስትሰማ ሙዝቃ ማዳመጥ መዝሙሮችን ማዳመጥ ስፖርት መስራት እንደዛውም ወደ ተፈጥሮ አካባቢ በመውጣት ወደ ሀይቅ በመሄድ ጫካ በመሄድ አእምሮዬን ፍሪ ለማድረግ ለማድረስ እሞክራለሁ። በዛ ሁኔታም ደግሞ ብዙ እግዚአብሮቼን ፍሬ አደርጋለሁ።

ስልክ ባትሪ ምን? ያህል ይቆያል የስልኬ ባትሪ አንድ ቀን ይይዛል። ጠዋት መቶ ፐርሰንት ካለ በኋላ። ማታ እስከ ከምሽቱ ስድስት ሰዓት ተጠቅሜ ዘግቼ እተኛለሁ። ጥሩ የስልክ ባትሪ አለኝ። ስልኬ አዲስ ነው። ቴክኖ ፖፕቴን የሚባል ስማርት ፎን ነው። የስልኩ ባትሪ በጣም ጥሩ ጥሩ የሚባል ነው

በስራ ጊዜ እረፍት ታደርጋለህ? በርግጥ እኔ እረፍት የማደርግበት የእረፍት ሰዓት ላይ ነው። አንዳንዴ ግን ስደክም በስራ ጊዜ እረፍት ማድረግ ጥሩ ነው። አእምሮ መታደስ አለበት ሪፍሬሽድ በሆነ አእምሮ ስራ መስራት ስራውን በውጤታማነት እንድንሰራ ስለሚያግዘን። እረፍት በሚያስፈልግ ጊዜ እረፍት ማደረግ ጥሩ ነገር ነው

ልደትህን እንዴት ታከብራለህ? ልደቴን እኔ ጓደኞቼ ባሉበት ቦታ ቤተሰቦቼ ጋር በመሆን አከብራለሁ። በልደት ጊዜ ምግቦችን በመብላት እንደዛውም ደግሞ አንዳንድ የ አልኮል መጠጦች እንደ ቢራ ያሉ ነገሮች በመጠጣት በእርካታና ደስታ እናሳልፋለን። ልደት ማክበር እጅግ ያስደስታል።

መዋቢያ ትጠቀማለህ? እኔ ምንም አይነት የመዋቢያ አልጠቀምም ግን ብዙ ሴቶች ለውበታቸው ሲሉ የተለያየ ሜካፕ የሚባሉ ነገሮች ፌር የሚባሉ የሚያሳምራቸው ነገሮች ይጠቀማሉ። እኔ ጋር ኖርማሊ ራሴን አጥቤ ከመውጣት ውጪ ምንም አይነት የመዋቢያ እንትኖችን አልጠቀምም።

ሰዎችን በዐይን ትመለከታለህ? አዎ ሰዎችን በዐይን እመለከታለሁ። በርግጥ የምመልከትበት አይን በራሴ እይታ በራሴ አስተሳሰብና አመለካከት ነው። ሰዎችን ብዙ ጊዜ ጀጅስ አላደርግም አልገምታቸውም ለምን እንደዚህ አደረጉ እንደዛ አላደረጉ ወይ የሚል ሁኔታ ደስ አይለኝም

ትጠብቃለህ አዎ ቃሌን እጠብቃለሁ። ቃሌን መጠበቅ እጅግ የሚያስደስተኝ ነገር ነው ለአንድ ሰው የገባሁትን መሃላ መጠበቅ ያስደስተኛል ባልኩበት ባልኩ ቀን መገኘትም ያስደስተኛል። ማንኛውም ሰው ቃሉን መጠበቅ አለበት። ቃላችንን በመጠበቅ በመተማመን አብሮ መኖሩ እጅግ የሚያረካና ወደፊት አብሮነትን የሚያጠነክር ነገር ነው

ጫጫታ ታገኝበት ትችላለች ጫጫታ ያለው ቦታ ብዙ ጊዜ ደስ አይለኝም አእምሮን ይረብሻል። ስለዚህ ጫጫታ ውስጥ አእምሮአችንን ሰከን ባለ ሁኔታ የራሳችን ሰላም እየጠበቀ መቆየት ጥሩ ነው። ነገር ነው። ከተቻለን ግን ጫጫታ ያልበዛበት ቦታ ላይ ብዙ የድምጽ ብክለት የሌለበት ቦታ ላይ መቆየቱ የተመረጠ ነገር ነው።

በየትኛው? እጅህ ትጽፋለህ እኔ የምጠቀመውም ለመጻፍም ለመስራትም የቀኝ እጄን ነው ቀኝ እጅ የምባለው ሰው ነኝ። ብዙ ጊዜ ግራኝ የሆኑ ሰዎችም አሉ። እኔ ቀኝ እጄ ነው ቀልጣፋ አለ። እኔ በቀኝ እጄ መጽሐፍ ኳስ መጫወት እንደዛውም ምግብ ብላት ሌሎችንም ስራ በቀኝ እጄ መስራት እችላለሁ

የጠዋት እለታዊ ተግባራቹ ምንድነው? የጠዋት እለታዊ ተግባሬ ጠዋት እንደተነሳው ስፖርት እሰራለሁ። የአካል እንቅስቃሴ ካደረኩ በኋላ ቁርሴን እበላለው ከዛ በኋላ ቁርሴን ከበላው ልብሶቼን ለብሼ ወደ ስራ መሄድ ነው። ጠዋት ላይ እንቅስቃሴ ማድረግ ጥሩ ነው እንደዛውም ውሃ መጠጣት ጥሩ ነው። ጠዋት አእምሮ በታደሰ ጊዜ ማንበብም ጥሩ ነው

በብእር ወይስ በርሳስ ትጽፋለህ? ማስታወሻ በምጽፍበት ጊዜ በብእር እጠቀማለሁ አንዳንድ ስዕሎች ለመሳል ግን በእርሳስ እጠቀማለሁ። ብዙ ጊዜ ግን በብእር ነው የምጽፈው። በብይር ወይም በስክሪቶ መጽሐፍ። ምን ረሳቸው ነገሮችን። ለማስቀመጥ እንደ ፋይል እንደ ዳታ ይረዳናል

በመስታወት ላይ ምን ምን ያህል ጊዜ ታያለህ? እኔ በመስታወት የማይበት ጊዜ አንዳንድ አልፎ አልፎ ነው። በመስታወት ማይበት ጊዜ አንድ ውጪ ያለውን ነገር ለማየት በመስታወት አያለሁ እንደዚህም ደግሞ ራሴን ፊቴን ለማየት አቋሜን ለማየት መስዋዕትን እጠቀማለሁ ስፔሻሊ ጠዋት ላይ በመስታወት እጠቀማለሁ

አቧራ ችግር ይፈጥርብሃል። አዎ አቧራ ወደ አይን ይገባል ወደ አፍንጫ ይገባል። እንደዚሁም ቆዳዎችን ቆዳችንን ንጽህናውን ያበላሽብናል እንደዚህ ባክቴሪያም አለው። ስለሆነ አቧራ ችግር ይፈጥራል። ብዙ ጊዜ አቧራ የለለበት ቦታ ተመራጭ ነው። ግን የኛ ሀገራችን የመንገድ ፋሲሊቲ ያልተሟላ ስለሆነ አቧራ ይበዛል

በእጅ የሚሰራ ስራ ታደርጋለህ? አዎ በእጅ የሚሰሩ ስራዎችን እሰራለሁ። ብዙ የተለያዩ ስራዎች በእጅ የሚሰሩ አሉ ለምሳሌ አትክልት ለማንከባከብ በእጅ ነው የምንሰራው። እንደዚሁም ደግሞ የሆነ ነገር ለመጽሐፍ በእጃችን ነው የምንጠቀመው። ስለዚህ በእጅ የሚሰሩ ስራዎችን ብዙ ጊዜ ማድረግ አለብን

ከልጅነትህ የምትዘክረው ነገር አለ? አዎ እኔ ከልጅነቴ የማስታውሰው ነገር አለኝ በጣም እጅግ የማልረሳው ነገር አለ። ከጓደኞቼ ጋር ያሳለፍኩት። የጥሩ ጊዜ የሚባለው የድብብቆሽ ጨዋታ የእግር ኳስ ጨዋታ እንደዛውም ሰዎች ሲያገቡ በየሰርግ ቤቱ እየሄደን ሙሽሮችን ላይ የምናደርገው የፈን ጊዜዎች እጅግ አስታውሳቸዋለሁ

በአካባቢ ድልድይ ላይ አለ አዎ አለ ድልድይ አለ። የተለያየ ቦታ ድልድዮች አሉ ወንዝ ላይ የሚያሻግሩ ከአንድ ቦታ ወደ ሌላ ቦታ የተሰሩ የመኪና ድልድዮች ድልድዮች አሉ። ከስር ወንዝ አለ እነሱን ድልድዮች መንገድ ናቸው። በ ፌሮ በኮንክሪት የተሰሩ ድልድዮች ናቸው

የህዝብ ማመላለሻ ትጠቀማለህ? አዎ አልፎ አልፎ የህዝብ ማመላለሻ ማመላለሻ እጠቀማለሁ። ያ ግለ መኪና በሌለበት ጊዜ ላይ በህዝብ ማመላለሻ መኪና መጠቀም ግዴታ ነው። በህዝብ በማመላለሻ መኪና መጠቀም ግን ብዙ ደስታ ወይም ምቹ ሁኔታ አይሰጥም። ሰው የተጨናነቀ ነው ቦታ ይጠባል ቆሞ መሄድ አለ።

አዲስ አመትህን እንዴት ታከብራለህ? አዲስ አመትን እኔ የማከብርበት ሁኔታ። ምግብ ይዘጋጃል የተለያየ ደስ የሚሉ ስጋ ምግቦች ይዘጋጃሉ እንደ ክትፎ። እንደ ጥብስ እነዚያውም ሼክላ ጥብሶች በተጨማሪ ደግሞ ጠላ ይዘጋጃል ከዛ ከጎረቤቶች ጋር በመሆን በመብላት በመጠጣት አዲስ አመትን በደስታ መልክ ነው የምናሳልፈው

ከቤትህ ስራ ምን ያህል ይርቃል? ከቤቴ ስራ አምስት ኪሎ ሜትር ይርቃል። ስራ ለመሄድም ታክሲ እጠቀማለው በታክሲ ቶሎ የስራ ቦታ እደርሳለሁ። ስራ የስራ ቦታ ቅርብ ብሆን የተሻለ ነበረ በእግር እሄድ ነበረ ገና አምስት ኪሎ ሜትር ስለምርቅ በታክሲ ነው ወደ ስራ የምሄደው

እሳት ለማነድ ምን ትጠቀማለህ? እሳት ለማነድ አንደኛ ማገዶ ወይም እንጨት አዘጋጃለው። ከዛ በኋላ ደግሞ ክብሪት ወይ ላይተር እሳት ማቀጣጠያ የሆነ ነገር በመጠቀም ትንሽዬ ናፍጣ አደርግበታለው። ከዛ በኋላ ክብሪትም እለኩሳለሁ ክብሪቱ በተለኮሰ ከእንጨቱ ጋር ያያዝ እና እሳቱ መንደድ ይጀምራል።

ቅጽል ስም አለህ? እኔ ቅጽል ስም የለኝም ቅጽል ስም ብኖረኝ ደስ ይለኝ ነበረ። ግን ቅጽብ ስም የለኝም በሙሉ ስሜ ነው። ምጠራሁ በሙሉ ስሜ ብዙ ሰዎች ይጠሩኛል እንደዛውም በስራ ስም ላይ በስራ ሙያ እጠራለሁ ፕሮፌሽናል ስም የሚባለው ነው። ከዛ በስተቀር ግን ቅጽል ስም የለኝም

ቅጥር ሂደት እንዴት ነው? እኔ በመንግስት ስራ ላይ ተቀጥሬ የምሰራ ሰው ነኝ። ያው ብዙ ጊዜ ቅጥር እለት በደሞዝ ነው። ስራ የምንሰራው ደሞዝ ብዙ በቂ አይደለም። ያው መንግስት ደሞዝ መጨመር አለበት ብለን እንጠብቃለን እንደዛው እናስባለን። ስለዚህ ተጨማሪ ስራዎችን ለመስራት እንገደላለን

ዶሮ አለ ዶሮ አለኝ። ዶሮ መብላትም ያስደስተኛል ዶሮ ወጥ እጅግ ጣፋጭ ነገር ነው። ዶሮ እንደዛውም እንቁሏሏን እንበላለን እንደዚሁ እንቁሏሏን ዶሮ ለሃያ አንድ ቀን ትቀመጥበትና ከዛ ዶሮዎችን ትፈልፍላለች። ዶሮ ማርባት ጥሩ ነገር ነው። ዶሮ ቀላል የሆነ የቤት እንስሳን ነው ለማርባት ብዙ አታስቸግርም

ጠዋት በስራ ምን ታደርጊያለህ? ጠዋት እኔ እንደተነሳው እንቅስቃሴ አደርጋለሁ ከዛ በኋላ ቁርሴን እበላናው ትንሽ መጽሐፍ አነባለሁ ለስራ እዘጋጃለሁ። አእምሮ በታደሰው ሁኔታ ጠዋት ለቀኑ ስኬታማ ስራ ራሴን አዘጋጅቼ ወደ ስራ እሄዳለሁ ማለት ነው።

ምን አይነት የሙቀት መጠን ትመርጣለህ? እኔ ብዙ ጊዜ ማዕከለኛ የሆነ የሙቀት መጠን ነው የምመርጠው። የሞቀ አየር ሁኔታ ደስ አይለኝም እንደዛም ደግሞ በጣም ብርዳማ የሆነ ቀዝቃዛ የሆነ። ሁኔታም ረ እጅግ ያስደስተኛም። ማዕከለኛ የሆነ የአየር ሁኔታ እጅግ ያስደሰኛል ስፔሻሊ ሰላሳ ሰባት እስከ ሰላሳ ዘጠኝ ስምንት ያሉ ሴንቲ ግሬድ ውስጥ ያሉ ዲግሪ ይመቼኛል

በፋሃም ማብሰል ታቃለህ ሞክሬ አላቅም እውነት ለመናገር እዚህ እኛ የምናበስልበት ሎካል ወይም በባህላዊ መንገድ ነው። በፋም አብስዬ አላቅም ስለዚህ በፈሃም ማብሰል የሚችሉ ሰዎች እንዳሉ ግን አቃለሁ ማብሰያ መሆኑንም በትክክል አውቃለሁ። ስለዚህ የሚከብድ ለማብሰል እንጨትና በማገዶ ነው ምጠቀመው

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን በቀን አንዴ ጠዋት ላይ አጸዳለው ከዛ በኋላ በነገው ጠዋት ላይ ነው የማጸዳው። ቤቴን ማጽዳት እትክል ያስደሰኛል ንጽህና መጠበቅ ለጤናማ ህይወት ያገለግለናል ስለሆነ። ቤታቸውን በስነ ስርዓት ማጽዳት አለብን ብዬ እገምታለሁ

ሰዎችን እንዴት ታስውቃለህ? ሰዎችን እኔ የማይተዋወቁ ከሆነ አንድ ላይ በቲትህና መልኩ እንዲተዋወቁ አደርጋለሁ። ሰዎች ስተዋወቁ አብሮነታቸው እንድጨምር ፍቅራቸው እንድጨምር መተጋገዛቸውን እንድጨምር ስለምፈልግ ሰዎችን በዚህ መልኩ ነው የማሳውቀው። ብዙ ጊዜ

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ እጅግ በጣም መመልከት ያስደስተኛል ደስ የሚል የተፈጥሮ እይታ ትሰጠኛለች ስለዚህ ፀሀይ ስትጸድቅ መመልከት ያድሰኛል። የተፈጥሮ ሁኔታን እንዳደንቅ ያስገድደኛል እንደዛውም ፀሀይ ስትወጣ ማየትም መመልከት ሲያስ መመልከት

ወደ መናፈሻ መንገድ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ እኔ ብዙ ጊዜ በሳምንት መጨረሻ ላይ ቅዳሜና እሁድ ሰብሎ የሚታወቀው ቀን ላይ ነው ምሄደው ወደ መናፈሻ በሚሄድበት ጊዜ ጋ ከጓደኞቼ ጋ በመገናኘት በመዝናናት ነው ምናሳልፈው። ቅዳሜና አሁድ እጅግ የመናፈሻ የመዝናና ጊዜያችን ነው።

እጅ መጨባበጥ ትወዳለህ እጅ እኔ መጨባበጥ ምወደው ከምወደው ሰው ጋር ስገናኝ ነው ከምወደው ሰው ጋር ከብዙ ጊዜ ቆይታ በኋላ ከተገናኘው እጅ ተጨባብጬ ሰለም መባባል እጅግ ያስደስተኛል። ከዛ ውጪ ግን አሁንም አሁንም እጅ መጨባበጡ ብዙም ሴንስለስ ወይም ትርጉም አልባ ሆኖ ይታየኛል

የድምጽ መልእክት ትልካለህ አዎ እልካለሁ። የድምጽ መልእክት በተለያየ ጊዜ ደውዬ ሰውዬውን ካላገኘው የድምጽ መልእክት አስቀምጥለታለሁ። እንደዛውም እልክለታለሁ። እንደዚሁም የውጭ ያሉ ጓደኞቼ ጋር ብዙ ጊዜ የአየር ሰዓታችን ስለማይገናኝ በድምጽ መልእክት የምንገናኝበት ሁኔታዎች አሉ

የቤት ጣሪያ ከምን የተሰራ ነው? የቤቴ ጣሪያ በቆርቆሮ ነው የተሰራው አዳማ ቆርቆሮ ተብሎ የሚታወቅ ወፍራም የሆነ ቆርቆሮ ነው። ከለሩም ደግሞ ቀይ ነው። የቤታችን ጣሪያ በቆርቆሮ ማድረግ ጥሩ ነው ዝናብ እንዳይገባ ያደርጋል እንደዚሁም ደግሞ ከፀሀይ ጨረር ይጠብቀናል።

ይለፍ ቃልን ትጠብቃለህ አዎ የይለፍ ቃሌን እጠብቃለሁ። ይለፍ ቃል ግዴታ መጠበቅ አለበት ማንም ሰው ሌላ ማወቅ የለበትም በምስጢራዊ ሁኔታ መቀመጥ አለበት። የይለፍ ቃልን ከማንኛውም ሰው ጋር አላሰተላልፍም ድብቅ አድርጌ ራሴ ጋር ነው የሚይዘው። ይለፍ ቃል። ሴኩሪቲ በጣም እጅግ በጣም ያስፈልጋል ስለሆነ ነው

በምን ሰዓት ትነሳለህ? እኔ ጠዋት በአሥራ ሁለት ሰዓት እነሳለሁ ከተነሳው በኋላ የአካል እንቅስቃሴ አደርጋለሁ። ጠዋት በአሥራ ሁለት ሰዓት በመነሳት እጅግ ሪፍሬሽድ ወይም በታደሰ አእምሮ ወደ ቀናችን መቀላቀል ጥሩ ነው። በጧት መነሳት እጅግ ጥሩ ነው ብዬ አስባለሁ።

በአንድ ጊዜ ብዙ ስራዎችን ታሰናግዳለህ? አይ አኔ በአንድ ጊዜ ብዙ ስራዎችን ማስተናገድ ደስ አይለኝም። ምክንያቱም አኔ አንድን ስራ በተሳካ ሁኔታ ሰርቼ መስራት ነው የሚያስደስተኝ። በአንድ ጊዜ ግን ብዙ ስራዎችን ስናስተናግድ። በኳሊቲ ወይም በጥራት ስራውን የመስራት ሁኔታ ይቀንስብናል

በቤትህ ምን አይነት የቤት እቃዎች አሉ? ቤታችን ውስጥ ከቤት እቃዎች ምግብ ማብሰያ እቃዎች አሉ እንደዛውም ተለቭጅን አለ። እንደዛውም ሸልፍ ጠረጴዛ መቀመጫዎች ሶፋዎች። ብርጭቆዎች የመሳሰሉ የቤት እቃዎች አሉ።

ጥራት ያለው ስራ ማቅረብ ትችላለህ? አዎ እችላለሁ እኔ ብዙ ጊዜም የሚያስደስተኝ ነገር ቢኖር ጥራት ያለው ስራ ማቅረብ ነው። ጥራት ያለው ስራ ማንኛውም ሰው በሚሰራው ስራ ዘርፍ አቅርቦ። ውጤታማ መሆን አለበት ደንበኛውን ማርካት መቻል አለበት በዚህ ሁኔታ ነው ወደ እድገት ደረጃ መሸጋገር የሚቻለው

ዋና ኃላፊነቶችህ ምንድን ናቸው? የኔ ዋና ሀላፊነት በአካባቢ ጥበቃ ላይ ወሳኝ ሀሳብ መስጠት ነው ማማከር ነው። ሰራተኞችን በቂ የሆነ መረጃ እንዳያገኛቸው ትምህርት መስጠት ነው። የሠራተኞች እውቀት መጉደል እንዳይኖር የኔ ሀላፊነት ነው

ኩፍያ ማድረግ ትወዳለህ? ኩፍያ አልፎ አልፎ አደርጋለሁ ፀሀይ በምበዛበት ጊዜ ላይ ፀሀይ እንዳያቀጥለኝ ኩፍያ አደርጋለሁ። ብዙ ጊዜ ግን ኩፍያ አላደርግም። ኩፍያ የሚያደርጉ ሰዎች አሉ መላጣ የሆኑ ሰዎች ኩፍያ ያደርጋሉ። እንደዛውም ደግሞ አንዳንድ ወጣቶች ዘመናዊ የሆኑ ኩፍያዎችን ያደርጋሉ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? አኔ በትርፍ ጊዜዬ ወደ ሀይቅ ወደ ጫካ እንደዚህ በተፈጥሮ ሀብታም የሆነ አካባቢ ላይ በመሄድ በመዝናናት ነው የማሳልፈው። ከጓደኞቼ ጋር በመሆን እንደዛውም ደግሞ አልፎ አልፎ ቢራ በመጠጣት እና ከጓደኞች ጋር በመጫወት እናሳልፋለን

ሹራብ መስፋት ትችላለህ። አኔ ሹራብ መስፋት አልችልም ግን ሹራብ የሚሰፉ ሰዎች አሉ ሹራብን ከክር ይሰፋሉ። የተለያየ ዲዛይን መስፋት ይችላሉ በተለያየ ሁኔታ። እጅ ሙሉ ሽራብ እንደውም ጉርድ መስፋት ይችላሉ። ብዙ ሰዎች ሹራብ የሚሰፉ እጅግ አሳምሮ የሚሰፉ አሉ

የአካባቢውን ይወዱታል አዎ የአካባቢውን እኔ እጅግ አድርጌ እወዳለሁ። አካባቢውን መውደድ መንከባከብ እንደዚሁም ደግሞ ከብክለት መጠበቅ ያስፈልጋል። አካባቢያችን መጠበቅ ግዴታ አለብን። ለጤናማ ህይወት አካባቢያችንን ንጽህና መጠበቅ አለብን። እንደዛውም አካባቢን ከሚበክሉ ነገሮች መጠበቅ አለብን

የክሉድ ማከማቻ ትጠቀማለህ? እኔ ብዙ ጊዜ የምጠቀመው የክሉድ ማከማቻ ሳይሆን የጉግል ድራይቭ ማከማቻ ነው የምጠቀመው። የክሉድ ማከማቻ መጠቀም እፈልጋለሁ ወደፊት። ክሉድ መከማቻ አካውንት በመክፈት መጠቀም እንደምችል አውቃለሁ

ያምትወደው ሬስቶራንት የት ነው? እኔም ወደ ሬስቶራንት ለየት ያለ ሬስቶራንት እኮ የለኝም ግን አሪፍ ምግብ ያለበት ሬስቶራንቶች ደስ ይሉኛል። እንደዛውም ጸጥታ ያላቸው ሬስቶራንቶች ደስ ይሉኛል። ጤናማ የሆነ አየር ያለው ሬስቶራንት።

ያ የምትመኘው የእረፍት ጊዜ ምንድነው? በእረፍት ጊዜ እኔ ወደ ውጭ ሀገር በመሄድ መዝናናት እፈልጋለሁ ትራቭል ማድረግ መጓዝ እፈልጋለሁ። የተለያዩ ሀገራትን ማየት እፈልጋለሁ። ጣሊያንን ማየት እፈልጋለሁ ሬድዮ ጀነሬውን ማየት እፈልጋለሁ እንደዚህ አይነት ምኞቶች አሉኝ። እንደዛውም ሚያሚን መጎብኘት እፈልጋለሁ

ከአለቃ ጋር ግንኙነት እንዴት ነው? እኔ ከአለቃ ጋር ጥሩ ግንኙነት አለኝ አለቃዬን ማክበር ደስ ይለኛል። የስራ አላፊ ማክባር መታዘዝ እጅግ ጥሩ ነገሮች ናቸው። ስለዚህ ከአለቃዬ ጋር ጥሩ የሆነ ጤናማ ግንኙነት አለን። ወደፊትም ይሄ ግንኙነት ይቀጥላል ብዬ ተስፋ አደርጋለሁ

ቀልድ መናገር ትወዳለህ? አዎ አንዳንዴ ሰዎችን ለማሳቅ ያህል ቀልድ መናገር ይመቸኛል። ቀልድ በማገኝበት ጊዜ በማሳታውስበት ጊዜ ለሰዎች መናገርም ያረካኛል ሰዎች ሲትደሰቱ ማየት እጅግ የሚያስደስቱኝ ነገሮች። ትልቅ ነገር ናቸውና ቀልድ መናገር ያው ይስማማኛል

ደብዳቤ መጽሐፍ ትወዳለህ? ደብዳቤ እኔ የምጽፍበት ወሳኝ የሆነ ጓደኛዬን ለማግኘት እንደዚሁም ፍቅረኛን ለማግኘት መጽሐፍ ባለብኝ ጊዜ ላይ እጽፋለሁ። ደብዳቤ እንደዛውም ከቤተሰቦች ጋር ያለን ሁኔታ ለመጻጻፍ ሀሳባችንን ለማጋራት ያህል ደብዳቤ መጸጻፍ የተለመደ ነው።

በአደባባይ መናገር ትችላለህ? አዎ በአደባባይ መናገር እችላለሁ የምናገረው ነገር ስኖር በአደባባይ ላይ መናገር ካለብኝ በአደባባይ ላይ መናገር እችላለሁ። በአደባባይ ላይ የምናገረው ከን ምንድነው? በምን አይነት ጊዜ ነው የሀገር ሁኔታ ሲሆኑ በአደባባይ ላይ እናገራለን

የተበላሸ ነገር ማስተካከል ትችላለህ? የተባለ የተበላሸ ነገር በማስተካከል አድሶ መጠቀም ለአካባቢ ብክለት መቀነስ ይረዳናል። እኔ ግን በዚህ ረገድ ላይ ብዙም ችሎታ የለኝም። የተበላሸ ሳይክል ማስተካከል እችላለሁ። የተጣለ እቃዎችን በማጠራቀም መጣል እችላለሁ

መስኮትህን ክፍት ትተዋለህ? አዎ። መስኮቴን በፀሀያማ ጊዜ ንፋስ እንድገባ ቀዝቃዛ የሆነ አየር ለማግኘት ክፍት እተዋለሁ። ማታ ግን ዘግቼ እተኛለሁ። መስኮት ክፍት የምንተውበት ጊዜ ቀዝቃዛ አየር ለማግኘት እና ሰዎች በእቤት ውስጥ በምበዙበት በጊዜ ላይ ቀዝቃዛ አየር ለማግኘት ይረዳናል

የድርጅቱን ባህል ትወዳለህ? ማዕከለኛ ነው የድርጅቱ ባህል ማዕከለኛ ነው። ብዙም የድርጅቱ ባህል ተቀባይ አይደለሁም። ግን ተቃዋሚም አይደለም ድርጅቱ ተስፋማሚ ተቋቢ መሆን አለበት። እንደዛውም ወጥ የሆነ አሰራር ልኖር ይገባል። ብዬ አልጠብቀኝም